የትንኝ መረብ ተጠቅመህ ታውቃለህ? አወ በሚገባ። ብዙ ጊዜ በእኛ አካባቢ የቢንቢ የወባ ትንኞች ምናምን ስላሉ በብዛት እንጠቀማለን እንደውም ብዙ ጊዜ መተኛት አንችልም ነበር። ምክንያቱም ማታ ወይም ሌሊት ላይ እንደዚህ መብራት በሚበራ ጊዜ ምናልባት እንደውም ተኝተህ ስልክ መጠቀም ሁላ ማንችልበት ጊዜ አለ። እና ያው የተሻለ እንቅልፍ ለመተኛት ግዴታ መጠቀም አለብን። አንዳንድ ጊዜ ዝናብ ከዘነበ ወይም ካፊያ እንዲህ ከወረደ በኋላ ውጭ ላይ ኩሬ ውሃዎች አሉ ማለት ውሃ ያቁራልና በዛን ሰዓት ቢንቢዎች ትንኞች ምናምን ይፈጠራሉ። እና እነዛ ደግሞ ወደ ቤት ውስጥ ይገባሉ። ስለዚህ ለመተኛት በጣም አስቸጋሪ ነው እሚሆነው። ያንን ካላደረግን ወይም ደግሞ ያንን ማንጠልጠል አለብን። እኔም እጠቀማለሁ አጥቤ ነው ብዙ ጊዜ የምጠቀመው። በአንድ ወር በሁለት ወር ውስጥ እንደዚህ አጥባለሁ። ከዛ በኋላ እጠቀማለሁ።

ኢሜል ብዙ ጊዜ አልልክም። ግን ምልክበት አስፈላጊ ጉዳይ ካለ ወይም ደግሞ የምወስደው ሰርተፍኬት ካለ፣ የብቃት ማረጋገጫ የምወስዳቸው ስልጠናዎች ካሉ እነሱን ለመቀበል ብዙ ጊዜ እልካለሁ። ማለት ብዙ ጊዜ አዎ እንደዚህ እንደዚህ እንደዚህ ፈልጌያለሁ ወይም ደግሞ እገዛ ክፍያ ያለው ሆኖ እኔ ደግሞ እገዛ የምፈልግ ከሆነ እንዲህ እንዲህ እገዛ እፈልጋለሁ ይሄንን ክፍያ መፈሰም አልችልም የሚለውን እልካለሁ ማለት ነው። ጽፌ እልካለሁ። ከዛ ውጪ ለአንዳንድ ለጓደኞቼ ምናልባትም የሆነ ጥሩ ነገር ካለ በኢንተርኔት ማነው በ በኢሜል የምልክላቸው ጥሩ ነገር ካለ በዛ እልካለሁ በዛ እጽፍላችኋለሁ። ለምሳሌ የጻፍኳቸው ነገሮች ወይም ደግሞ የጻፍኳቸው ጠቃሚ ሀሳቦች ካሉ እነሱንም በሌላ መንገድ ከምልክ በኢሜል ስልክ ሰው ትኩረት ሰጥቶ ያነበዋል እና በእንደዛ አይነት መንገድ ነው የምጠቀመው።

እድለኛ ነገር እኔ እድለኛ ነኝ ብዬ ነው የማምነው። ግድ የግዴታ እቁብ መውጣት የለበትም ወይ ደግሞ እጣ መድረስ አለበት ብዬ አላምንም። እድለኛ ነኝ እኔ እድለኛ ነኝ ብዬ ነው ማምነው። ከዛ ውጭ ብዙ ጊዜ ብዙ ጊዜ ራሴን በማይበት ሁኔታ። እንዴት ነው? አንዳንዴ ነገሮች ብዙ ጊዜ ልክ ላይመጡ ይችላሉ። ግን እኔ ደግሞ አንዳንድ ነገሮችን ስሰራ በጣም ቀልጣፋ ነኝ። እና ከሰዎች ጋር ቶሎ የመገናኘት የመግባባት ቶሎ ሀሳቦችን የመለዋወጥ። አንዳንድ በጣም በአጠገቤ ወይም በዙሪያየ ጥረ የሚባሉ ሰዎችን በማግኜቴ። እግዚአብሔርን ምህረት እንዲያደርግልኝ በመጠየቅ እድሜ በመስጠቱ እድሜ በማግኘቴ የንስሃ እድሜ ማለት ነው። እነዚህ እነዚህን ነገሮች ስላሉ እድለኛ ነኝ ብዬ ነው የማስበው። እና መኖር በራሱ አንዳንዴ እድል ነው። እና መኖር በራሱ እንደዛ ነው ብዬ ነው እኔ የማስበው የማምነው። ስለዚህ በዛ መንገድ እመለከተዋለሁ።

የህዝብ ማመላለሻ እንደ ባስ ያሉትን በፊት በፊት ባስን ያው ሴሽንቶ ወይም ደግሞ ቼንቶ በሚባል ነው የምንጠራው እዚህ በአማርኛ ማለት ነው እና እጠቀማለሁ እራቅ ያለ ሀገር ወይም ደግሞ ትንሽ ካለሁበት ከተማ ወደ አዲስ አበባ ሊሆን ይችላል ወደ ሌሎች ወደ ክፍለ ሀገር በሚሄድበት ጊዜ የህዝብ ማመላለሻ ያው መጠቀም ግዴታ ነው ካልሆነ ደግሞ ያው በአውሎፕራን እንደዚህ እንደዚህ አድርጌ እደርሳለሁ የምሄድበት ቦታ ማለት ነው ያው አንዳንድ ጊዜ አስቸጋሪ ሊሆን ይችላል አንዳንድ ጊዜ ደግሞ በጣም ደስ ከሚል ሰው ጋር ወይም ደግሞ ከጥሩ ሰው ጋር ተገናኝተን ደግሞ እንደዚሁ ጥሩ አለ አይደል ጥሩ የሚባል ግንኙነት ወይም ደግሞ ንግግር ጨዋታ እያደረግን ልንደርስ እንችላለን። አንዳንድ ጊዜ ደግሞ እንደዚሁ መስታወት ይከፈት አይከፈት ወይም ደግሞ የታመመ ሰው ውስጥ ይኖራል የሚያስል ሰው ይኖራል። ትንሽ አስቸጋሪ ነው ብቻ ግን ያው አልፎ አልፎ እጠቀማለሁ።

የትውልድ ከተማ የት ነው? እኔ የተወለድኩት ጎጃም ጎጃም ክፍለ ሀገር ወደ ቢቸና አካባቢ ነው ማለት ነው። እዛ ነው የተወለድኩ። እና ያው ብዙ እዛ ቆይችያለው። አዲስ አበባም ቆይቼ ነበር ወደ ክፍለ ሀገሮች ምናምን ብዙ ሄጃለሁ። ያው የተወለድኩና ያደግኩት ግን በዋናነት በአማራ ክልል ነው ማለት ነው። ወይም በጎጃም አካባቢ ነው።

ማዕድን ትጠቀማለህ ብዙ አይነት ማዕድናት አሉ? ለምሳሌ አንዱም አሁን ለምሳሌ ወርቅ መዳብ እንደዚህ ብር እነዚህ እነዚህ ያው ማዕድናት ናቸው። ግን ለምሳሌ ለቤት ውስጥ ፍጆታም የምንጠቀማቸው አሉ እንደ ከሰል እንደዚህ እንደዚህ የመሳሰሉት ማለትም የድንጋይ ከሰል ማለት ነው። እነዚህም ደግሞ ማዕድናት ናቸው። እኔ ብዙ ጊዜ የምጠቀመው ማዕድን የድንጋይ ከሰል ነው። እና እሱን ልጠቀም እችላለሁ። ከዛ በተረፈ ግን ያው ወርቆች ወይም ደግሞ የአንገት ብር እነዚህ እነዚህን ማድረግ እወዳለሁ። እና ብዙ ጊዜ አዎ እነሱን ነው ልትጠቀም የምችለው

የምጠቀመው አንድ ትራስ ነው ያም በቂ ነው ብዬ ነው የማስበው። ያው በምተኛበት ጊዜ አንድ ጠንከር ብዙም ለስለስ ያላለ ብዙም ደግሞ ጠንከር ያላለ በቻ መካከለኛ የሆነ እኔን ሊያስተኛኝ የሚችል ጠፍ ጠፍ ያለ እንደዛ አይነት ትራስ እጠቀማለሁ። ከዛ ውጪ ግን ያው አልፎ አልፎ በምንም ነገር ላይ እንድቻ ጣጥፌ ምናምን መተኛት እችላለሁ ያን ያህል የምቸገርበት ነገር አይደለም። በፊት በፊት እቸገር ነበር አሁን ላይ ለምጄዋለሁ እንዴት እንደሆነ አላውቅም። አንድ ትራስ ነው የምጠቀመው እኔ ዋናው ብርድ ልብሱ እና አልጋው ካልቆረቆረኝ በስተቀር ያው ትራሱ ብዙም አይወስንም ማለት ነው።

እሳት ለማንደድ ምን ትጠቀማለህ? እሳት ለማንደድ ብዙ ጊዜ የእምጠቀመው ማለት ይቻላል ክብሪት ነው። እና ክብሪት እወዳለሁ ሻማ ለመለኮስ እሳት ለማቀጣጠል። ወይም ደግሞ ቆሻሻ ለማቃጠል ለነዚህ ለነዚህ ክብሪት ነው እምጠቀመው። ያው በጣም ለብዙ ጊዜ ማለት ነው። ያው አንዳንድ ቦታ ላይ ምናልባትም አንዳንድ ቦታ ላይተር ወይም ደግሞ አቀጣጣይ ትንሿን የሲጃራ መለኮሻ እሷን ልጠቀም እችላለሁ። ያው ብዙ ጊዜ ግን እንደሚታወቀው በ ወይም ደግሞ እሳት የተያያዘ እሳት ካለ ያንን እሳት ወደ ሌላው በማጋባት ማቀጣጠል ማለት ነው

ጫማ የጫማ ቁጥር ስንት ነው? የጫማ ቁጥሬ በቆዳ ጫማ ወይም ደግሞ በእንደዛ በቆዳ ጫማ ወይም ደግሞ በጠንከር ያሉ ጫማዎች አሉ አይደል? እነዚህ አንዳንድ። ለስፖርት የማይሆኑ ወይም ደግሞ በእንደ ቶርሽን አይነት ጫማ ካልሆነ እስከ አርባ ሶስት አንዳንዴ አርባ አራትም አደርጋለሁ ያ ማለት እንደ ከስክስ አይነት ጫማ ከሆነ ማለት ነው። አርባ አራት አርባ ሶስት እጠቀማለሁ። ከዛ ውጪ ግን በቶርሽን ለምሳሌ ቶርሽን ጫማ በጣም ነው የምወደው እና። እንደሱ አይነት ግን ከሆነ አርባ ሶስት አርባ ሶስት ነው በብዛት አርባ ሶስት አርባ ሁለት ነጥብ አምስት እና አርባ ሶስት ነው የምትጠቀመው። እና ያው ብዙ ጊዜ የቻማ ምርጫዬ ደግሞ ቶርሽን ነው

አወ አቧራ ብዙ ጊዜ እንደውም ብዙ ጊዜ በጣም ከምጠላው ነገር አንዱ አቧራ ነው። ትንሽ የአይን ህመም አለብኝ። እና አቧራ በሚነካኝ ጊዜ ይሄ የአይን ህመሜ ወዲያው ነው የሚነሳው። እና አይኔ በተለይ አቧራ አይችልም አቧራ ፀሀይ የመሳሰሉት እነዚህ ነፀብራቅ የፀሀይ ብልጭታ ምናምን እነዚህን ነገሮች አይችልም። እና አቧራ እንዳይነካኝ በጣም ጥረት አደርጋለሁ። እንዳይነካኝ ማለት ነው። እና እዛም አካባቢ ላለመድረስ እጠነቀቃለሁ። ካለም ደግሞ ለማጥፋት እጠራለሁ ማለት ነው። ለምሳሌ ውሃ በማርከፍከፍ ሊሆን ይችላል ወይም ደግሞ በመራቅ ወይም ደግሞ እንዳይነካኝ በማድረግ ነው የምትጠነቀቀው? ያው አባራ ግን ብዙ ጊዜ አዎ አስቸጋሪ ነው። ግን እንደዛ እጠነቀቃለሁ እኔ።

የምወደው ሬስቶራንት አንደኛው የባህላዊ ሬስቶራንት ነው። አሁን ላይ ያው ብዙ ጊዜ ባህላዊ ሬስቶራንቶች ያው በብዛት እየመጡ ነው። ከነሱ ውስጥ የምወደው ቶቶትን ነው። ቶቶት የባህል ምግብ ቤት። እሱን እወዳለሁ። ከዛ በመቀጠል ግን ማንኛውም ሬስቶራንት ሊሆን ይችላል። ግን ጥሩ የሚጣፍጥ ምግብ ያለበት ሬስቶራንት። እኔ ወደዋለሁ። እና ያው የምፈልገው አይነት ምግብ ማገኝበት ቤት ከሆነ እንደዛ አይነት ወዳለሁ። ቶቶት አለ ሰፈር ውስጥም ደግሞ ሌላ ሬስቶራንት አለ እነሱን እሱን እወዳቸዋለሁ

ስራዬ አድካሚ ነው አዎ። ምንም ጥያቄ የለውም አድካሚ ነው ብዙ ማወቅ፣ ብዙ መጠየቅ፣ ብዙ ማንበብ፣ መመልከት እንዲሁም ከሰዎች ጋር በጣም የጠበቀ ግንኙነት የሚፈልግ ነው። ያደክማል እውነቱን ለመናገር ያደክማል ግን ደግሞ የዛኑ ያህል ያስደስታል። አዲስ ነገር ነው በየእለቱ የማውቀው፣ አዲስ ነገር ነው የምለምደው። ያንን ነገር ደግሞ ገንዘብ እሰራበታለሁ። ስለዚህ አሪፍ ነው ከሞላ ጎደል እግዚአብሔር ይመስገን በጣም ጥሩ ነው። ያው ቢያደክምም አድካሚ ከሚባሉ ስራዎች መካከል አሁን ለምሳሌ የአርቶት ስራ ቪዲዮዎችን በደንብ በስነ ስርዓቱ መጠንቀቅ ወይ ደግሞ ማስተካከል መደርደር ማለት ነው። እኔ እንደዛ አይነት ስራ ላይ ነኝ ያለሁት። ከዛ በተረፈ ደግሞ አዳዲስ ነገሮችን በዩትዩብ በመልቀቅ እነሱን እነሱን እሰራለሁ።

አመራር ማለት ያው በምችለው ሰዎችን በመምራት ደረጃ ከሆነ አለኝ። ያ ማለት እንዴት? ነው ሀሳብ በማመንጨት ነገሮችን ወይም ደግሞ አንድ ነገር አቅጣጫውን ሳይስት። እንዲሄድ ቀጣይነት እንዲኖረው። ማስቻል ላይ በጣም ከፍተኛ ሚና ነው ያለኝ። ከእሱ ውጪ ደግሞ። የአመራር ሚና ከተባለ ለምሳሌ ቦታዎችን በማወቅ ነገሮችን በማስተካከል በማደራጀት ከሌቦች ጋር በመነጋገር። እነዚህ እነዚህ ጥሩ ሚና አጫወታለሁ

የመጠጥ ውሃ ከየት? ታገኛለህ እ ብዙ ጊዜ ያው ከቧንቧ ነው እምንቀዳው በፊት ከወንዝም እንደዚሁም ከሌላ ቦታም ምናምን እንቀዳ ነበር። አሁን ላይ ግን ያው ከ ቧንቧ አንቀዳለን በብዛት ማለት ነው። እና ያው ከባንባ መቅዳት ደግሞ ጥቅሙ ምንድነው? በቅርባችን እዛው ከቤት ውስጥ ማግኘት አንደኛው ነው። ሁለተኛ ነገር ደግሞ የተጣራ ውሃ ይመጣል ማለት ነው። እንግዲህ አንዳንድ ጊዜ ያው ትንሽ ትንሽ የሆነ ዝቅአጭም ያለው ውሃ ሊመጣ ይችላል ግን ያንን ደግሞ አጣርቶ ለመጠቀም እንግዲህ ሀላፊነቱ የኛ ነው። እና ከዛ በተረፈ

ስልክህን ምን ያህል ጊዜ ትሞላለህ? ብዙ ጊዜ በቀን አንዴ ነው የምሞላው። በቀን አንዴ በጣም የምጠቀመው ነገር ካለና ያው አንዳንዴ ደግሞ አስፈላጊም ነገር አለና። እንደ አስፈላጊነቱ በጣም የምትጠቀመው ከሆነ ወይ ስልክ አውርቼ ወይ ደግሞ ሰርቼበት ብቻ ወይ ደግሞ ረስቸው ሳልሞላ ረስቸው በጣም አልቆብኝ አይነት ከሆነ ደግሞ ያው ብዙ ጊዜ ሁለቴን ልሞላ እችላለሁ። ግን እንደዛ አያጋጥመኝም አንዴ ነው የምሞላው። ስልክ ብዙ የመነካካት ልምድ ስላላዳበርኩ ብዙ ጊዜ አንድ ጊዜ በመሙላት ያው እጠቀማለሁ ማለት ነው። ከዛ ውጪ ግን። አንዳንድ ትምህርታዊ ቪዲዮዎችን አይቼ አይቼበት ከሆነ ወይም ደግሞ የሆነ የምሰራው ነገር አስቸጋሪ ነገር ካለ ያው ሲያልቅብኝ እሞላለሁ ማለት ነው።

በፍጥነት መተየብ አዎ እንደውም ከቅርብ ጊዜ በኋላ በጣም ፈጣን መሆን ችያለሁ። ምክንያቱም ከትየባ ጋር ያለኝ ግንኙነት ከፍ እያለ መቶ ነበር ማለት ይቻላል። ምክንያቱም ያው ኮምፒውተር ላይ ጽሁፍ ሲጻፍ ብዙ ጊዜ ነገሮችን መጀመሪያ ያሉበትን ቦታዎች ምናምን ማወቅ ሊሆን ይችላል። በኋላ ግን በልምድ በጣም ብዙ ጊዜ በተለማመድን ቁጥር። በጣም እየፈጠንን ቦታዎቹን አእምሮአችን ራሱ እየለመዳቸው ይመጣ ይመጣና ከዛ በቃ አንዳንዴ እንደውም ሳናስበው በጣም ረጅም ጽሁፍ ልንጽፍ እንችላለን። ይሄ ያው ብዙ ልምድ የሚጠይቅ ነገር ቢሆንም። በጊዜ ሂደት እና በጊዜ ብዛት ግን ቶሎ ቶሎ ቶሎ መጻፍ የምንችለው ወይም መተየብ የምንችለው ነገር ነው። እንደውም ከስሞኑም የሆነ አንድ ነገር ስትይብ ነበረ ሰርቻለሁ ብዙ ነገሮች።

በስራዬ ውስጥ ስብሰባ ብዙ ጊዜ አናደርግም። ያው ከተገናኘን ግን በደንብ ብዙ ነገሮችን ተጨዋውተን እና ውሳኔ ሰጥተን አንዳንድ ጊዜም ደግሞ አስፈላጊ ሲሆን የሀሳብ ፍጨት ይኖራል። አንዱ ከአንዱ ጋር ያለመግባባት። ያንን ሁሉም በሚያስታርቅ በሌላ ሀሳብ ያው በመፍታት እንደዛ አይነት ነገሮችን ያው በመፍታት ነው የምናልፈው ማለት ነው። ስብሰባዎቻችን። ስለዚህ የ ከ ለምሳሌ እኔ ግን ለብቻዬ ብዙ ጊዜ ስብሰባ አደርጋለሁ። ያንም ከራሴ ጋር ስብሰባ አለኝ። ውሳኔ ለመስጠት ሰራየ ላይ እንዴት መቀጠል እንዳለብኝ እንዴት ምን ማድረግ እንዳለብኝ ያንን ያንን ነገር ከራሴ ጋር እወያያለሁ

ደብዳቤ መጻፍ አዎ ማመልከቻ ደብዳቤ አንዳንድ አንቀጾች ግጥም ስነጽሁፍ እነዚህ የተገናኙ ነገሮች ናቸው። ውል ማዘጋጀት እና ደብዳቤ መጽሐፍ እወዳለሁ። ያው በፊት ብዙ ጊዜ እጽፍ የነበረው የፍቅር ደብዳቤ ነው። ለልጆች ማለት ነው። እና ደብዳቤ እጽፍ ነበረ። አንዳንድ ግዜ በጣም ልምድ እያገኘው ስመጣ አጀማመሩን። ቃላቱን እነዚህ እነዚህ ማሳመር ማስተካከል በጣም ትኩረት እንዲሰጡ ሰዎች አንድን። የቃል ተመልክተው ትኩረት እንዲሰጡ ወይም ደግሞ በደንብ እንዲያነቡት ለማድረግ በጣም ብዙ ነገሮች እጠቀም ነበር። በሰአቱ። እና ከዛ ውጪ ያው ብዙ ጊዜ ደብዳቤ እጽፋለሁ። እንዳልኩት በስራም ምክንያት በሌላም በሌላም